እኔ የምመርጠው ቡና ነው ቡና ያው በባህላችን እንደ ባህላዊ መጠጥ ነው ቡና በጣም የምወደው መጠጥ ነው። ስለዚህ ቡና ነው። በጣም ከሻይ የምወደው ብዙ ጊዜ ያው ሻይ ያለ ስኳር ስለማይጠጣ ብዙም አልመርጠውም ስለዚህ ስኳር ደግሞ ለጤና ጥሩ እንዳልሆነ አውቃለሁ። ቡና በብዙ መንገድ ነው የምመርጠው ይገርምሃል ቡና። አንደኛ በጠዋት ነው የምጠጣው ቡና ለስራ ይረዳኛል ለትምህርት ለማጥናት ይረዳኛል ሰውነቴን ንቅት ያደርገዋል። ይሄ ለኔ የሚሰጠኝ ጥቅም ነው ባይዘ ዌይ በጣም አክቲቭ ነው የሚያደርገኝ። ስራ በጣም ነው የምሰራው ቡና ጠጥቼ ርና በጣም በጣም በጣም ባለ ወለታዬ ነው ቡና ይገርምሃል እና ቡና ሁል ጊዜ በጧት ተነስቼ ነው የምጠጣው። ሌላኛው ቡና በእኛ ማህበረሰብ ያለው ጥቅም ነው ቡና በማህበረሰባችን አንድ ላይ ተሰብስበን የቡና ስነ ስርዓት አለን። ቡና ጎረቤት ዘመድ አዝማድ ተሰብስቦ ቁጭ ብሎ የሆድ የሆዱን እያወጋ የሚጠጣው ደስ የሚል ባህላዊ መጠጣችን ነው። እንደገና ደግሞ ሀገራችን ኢትዮጵያ ደግሞ የቡና መገኛ ናት። ቡና በሀገራችን ላይ ከፍተኛ የሆነ ከፍተኛ የሆነ ኢኮኖሚያዊ ማህበራዊ እንዲሁም እንዲሁም የጤና ጥቅም ያለው ነገር ነው። ስለዚህ ቡና በጣም በጣም በጣም በጣም በኔም ሆነ በማህበረሰባችን ውስጥ በጣም ብዙ ተቀባይነት ያለው ነው። ሌላ ከኢኮኖሚ አንፃር ያለውን ነው የምነግርህ ቡና ኢኮኖሚያችንን ደግፎ የያዘ ነው። በእኛ በሀገራችን በኢትዮጵያ ስለዚህ ቡና አብዛኛውን ጊዜ ኢኮኖሚያዊ ጥቅም አለው። እንደገና ደግሞ ሌላ ደግሞ ኢትዮጵያ በሀገራችን የኢትዮጵያ የቡና መገኛ ናት ቡና የኢትዮጵያ የሀገር በቀል የሆነ ተክል ነው። እኔ እንግዲህ በታሪክም እንደማውቀው ማለት ነው። ስለዚህ እነዚህ ስለዚህ ስለዚህ በጣም ጥቅም ያለው ነገር ነው። ቡና በጣም ነው የምወደው ቡና ሳልጠጣ ውዬ አላውቅም። ነገር ግን ያው ቡና በስኳር ከጠጣኸው ሜይቢ ምናልባት ጉዳት ሊሆን ይችላል። ነገር ግን ያው ቡና ባዶውን ከጠጣህ ግን ያው ተጠቃሚ ነህ አንደኛ ዳይጀስቲቭ ሲስተምን በጣም ቀልጣፋ ያደርጋል። ሌላ ደግሞ ለሰውነት መቀነስ ወይም ደግሞ ሰውነታችን እንድንቀንስ የረዳናል ምክንያቱም የምግብ መፈጨት ስነ ስርዓታችንን በጣም አክቲቭ ስለሚያደርገው። ብለድ በዝላችን ወይም ደግሞ ይሄ የደም ዝውውራችንን በጣም አክቲቭ ስለሚያደርገው ንቅትቅት ስለሚያደርገው። ያው ቡና በጣም ለሰውነታችን ጠቃሚ ነው እላለሁ። ያው ደግሞ ጎጂ ጎንም ሊኖረው ይችላል በመሰረቱ እና አንዳንድ ጊዜ ያው የጨጓራ በሽታ ሊያመጣ ይችላል። ሲበዛ ምግብ ያለ እንዳይፈጭ ያደርጋል በስኳር በወተስ የምትጠጣው ከሆነ ሰውነትህ ላይ ጉዳት ሊያደርስ ይችላል። ነገር ግን ባዶውን የምትጠጣው ከሆነ ማታበዛ ከሆነ ቡና በጣም ለጤና በጣም ጥሩ ነገር ነው። ጥሩ ነገር ነው እና እኔም በጣም ነው የምወደው። ቡና አብዛኛውን እንደገና ደግሞ በማህበረሰብ ውስጥ ደግሞ ቡና በጣም ጠቃሚነቱ ምን እንደሆነ ታውቃለህ? ሰዎች አንድ ላይ ተሰብስበው ስለ ዩ ኖ ሶሻል ስለ ማህበራዊ ጉዳይ ያወራሉ። ለምሳሌ እኛ ሀገር የማህበራዊ ጉዳይ የሚፈታው ቡና ላይ ነው። አሁን አንድ ሰው ይመጣል ቡና ላይ መጥቶ ማህበረሰቡ ያለውን ችግር ቁጭ ብሎ ከሌኮ ታመመ እከሌኮ እንደዚህ ሆነ ከሌኮ ተጣላ ከዚህ እንዴት መፍትሄ እናድርግለት? እንዴት አድርገን እናስታርቀውም? ምናምን የሚለውን ነገር እከሌ እኮ ሞተ ምናምን በቃ ማህበራዊ ጉዳይ ከሌኮ ታማለች ከሌና ከሌ ተጣልተዋል እንዴት እንፍታው የሚለውን ነገር ሁሉ የሚወራው የቡና ስነ ስርዓታችን ላይ ነው። ሌላ የቡና ስነ ስርዓታችን ደግሞ አብዛኛውን ጊዜ እናቶች በጋራ ሆነው የሚያደርጉት የቡና ስነ ስርዓት ነው። ስለዚህ የሴቶች ጉዳይ የሚፈታው በቃ የሴቶች ጉዳይ በለው በቃ የሴቶች ጉዳይ የሚፈታው ቡና ስነ ስርዓት ላይ ነው። ስለዚህ ሴት ልጅ እኩኬ እኮ ባሏን እንደዚህ ጎዳት ምናምን ተብሎ ስለ ቡና ፕሮግራም ላይ ወይም የቡና ስነ ስርዓት ላይ ብዙ ብዙ ነገር ታወራለህ? እና የቡና በማህበረሰብ አንደኛ ለኔ በጣም ብዙ ጥቅም አለው ሁለተኛ ደግሞ ማህበረሰባችን ላይ ያለውን ችግር

የመጠጥ ውሃን ከየት ታገኛለህ ብለህ ለጠየከኝ ጥያቄ ያው የመጠጥ ውሃ እኛ አገር ብዙ ጊዜ ድሮ ድሮ ያው የምናገኘው የነበረው የመጠጥ ውሃ። ከውሃ ከወንዝ ነበረ ከአዋሽ ወንዝ ከሚባል ወንዝ ነበር። የምናገኘው ግን ያው ሀገራችን እየሰለጠነች ስትሄድ እያደግን ስንሄድ። አሁንም ደግሞ በቧንቧ ከቧንቧ ነው እየቀዳን ምንጠቀመው ነገር ግን። በአሁን ሰዓት የታሸጉ ውሃዎች በየአይነቱ ይቀርባሉ። በመሰረቱ ሀገራችን በውሃ የታደለች ባለብዙ ወንዞችና ባለብዙ ሀይቆች ናት። ሀገራችንን ሲያስባት በቃ ልክ ውሃ እንደ ነዳጅ የሚበዛባት ሀገር ናት ይገርምሃል። ስለዚህ ውሃ እንደው ስለ ውሃ በዛው ልንገርህ ብዬ ነው እንጂ እኔ ውሃን የማገኘው። ውሃንም የማገኘው ከ አንዳንድ ጊዜ ከታሸገ ውሃ እንጠጣለን አንዳንድ ጊዜ ግን ውሃ ከቧንቧ ቀድተን በማጣሪያ አድርገን እሱን እያጣራን ነው የምንጠጣው። ስለዚህ ያው በአጭሩ ስነግርህ ከእንትን የምንጠጣው ውሃ የምንጠጣው ውሃ ከቀዳን በኋላ በማጣሪያ አድርገን የማጣሪያውን ውሃ ነው የምንጠቀመው። ስለዚህ ያው የአብዛኛውን ጊዜ በማጣሪያ የተቀዳ ውሃ ነው የምንጠቀመው። እና ውሃ ያው እንግዲህ ለእኛ ውሃ ማለት ያው ህይወት ነው። ብዙ የሀይል ምንጮቻችን በጠቅላላ በውሃ ላይ የተመሰረቱ ናቸው። እንደውም የኛ ትልቁ በውሃ የተሰራ ግድብ አለን። እንደ ነዳጅ ማለት ነው እኛ ሀገር ውሃ ማለት ነዳጅ በለው በቃ። ስለዚህ ውሃ በጣም ለብዙ ነገር የሚጠቅመን ነገሩ ለእኛ ብቻ ሳይሆን ለአለምም ህዝብ ቢሆን ውሃ ህይወት ነው። ውሃን አለማባከን ውሃን በአግባቡ መጠቀም ያው በጣም አስፈላጊ ነው ከመጠጣት ውጪ ማለት ነው። ውሃ በመሰረቱ እኔ በጣም ውሃ በጣም እወዳለሁ ውሃ ለብዙ ነገር እጠቀማለሁ ውሃ ውሃ የውሃ ጥቅም መቼስ በጣም ጥሩ በጣም ከፍተኛ ነው። ህይወትን ከውሃ ጋር የተገናኘ ነገር ነው ውሃ ውሃ በጣም ጥሩ ነገር ነው የሰውነትን ፊትን ያሳምርልሃል። ሰውነትክን እንደ ድካም እንዳይሰማክ ያደርጋል እና ውሃ በጣም ለጤና ጠቃሚ ብለን ከምንላቸው የእግዚአብሔር ወይም ደግሞ የፈጣሪ ስጦታዎች መካከል አንዱ ነው። ስለዚህ ውሃን በደንብ አድርጎ መጠጣት በዛውም የውሃ ጥቅም ልዘርዝርልህ ብዬ ነው እና ሰዎች ውሃ ከጠጡ ያው የፊታቸው ከለር ያምራል እንደገና ደግሞ ፊታቸው በጣም ጥሩ ይሆናል እንደገና የሰውነት ሚዛናቸውን ይጠብቃሉ። ውፍረትን ይቀንሳሉ። በጣም ብዙ ጥቅም አለው ተዘርዝሮ የማያልቅ ጥቅም ነው ስለዚህ ውሃ የማይጠጡ ሰዎች በጤናቸው ላይ በጣም ትልቅ ጉዳት ነው። እያደረሱ ያሉት ሴላቸውን እየገደሉ ነው ያሉት ስለዚህ ውሃ እንዲጠጡ ሰዎችን መምከር አለብክ። ውሃ ለጤና በጣም ጥሩ በጣም ከፍተኛ ከምግብ በላይ ውሃ ለጤና በጣም በጣም ጠቃሚ የሆነ ነገር ነው። ስለዚህ ውሃን በአግባቡ በተቻለ መጠን ውሃን ቆጥቦ መጠቀም። ስንት ውሃ የሌለበት ውሃ ማያገኙ የህብረተሰብ ክፍል አለው አይደል እንዴ? ስለዚህ ያንን ነገር በአግባቡ ተጠቅሞ ለሁሉም ውሃ እንዲዳረስ ማድረግ አለብን። ውሃ አብዛኛውን ጊዜ የማይኖርበት ቦታ ሊኖር ይችላል። ስለዚህ ውሃ ከከርሰ ምድር ልናገኝ እንችላለን ከወንዝ ልናገኝ እንችላለን ከሀይቆች ልናገኝ እንችላለን ስለዚህ። ውሃን ግን በአግባቡ ካልተጠቀምንበት ሊባክን የሚችል ነገር እና ለውሃ እጥረት ሊያጋልጥ ለድርቅ ሊያጋልጥ ስለሚችል ውሃን በአግባቡ መጠቀም በጣም በጣም አስፈላጊ ነው እላለው። ስለዚህ እንደው አረዘምኩብህ በአጭሩ ልነግርህ የምፈልገው ነገር ውሃን ከየት ታገኛለህ ብለህ ለጠየከኝ ጥያቄ? ውሃ የማገኘው ከቧንቧ እና ከታሸገ ውሃ ነው ውሃ ማገኘው ከእነዚህ ምንጮች ነው። ውሃ ቤቴ ድረስ በቧምቧ ይመጣልኝል ያንን ነው የምትጠቀመውና። በተጨማሪ ደግሞ አጠር ሳደርግልህ ውሃ በጣም ለጤና ጥቅም ያለው ነገር። ውሃን መጠቀም በጣም ለብዙ ከብዙ በሽታዎች ራስን ማዳን ነውና። ውሃ ይጠጡ እራሶትን ከበሽታ ይከላከሉ ከውፍረት ይከላከሉ። ከድካም ይከላከሉ

አዎ የይለፍ ቃሌን እጠብቃለሁ ወይም ደግሞ የይለፍ ቁጥሬን እጠብቃለሁ። የይለፍ ቃልህን ትጠብቃለህ ብለህ ለጠየከኝ ጥያቄ አዎ እጠይቃለሁ ምክንያቱም ያው ብዙ ጊዜ የይለፍ ቃልህን ለሰዎች የምታሳይ ከሆነ አንደኛ በባንክ ያሉ ገንዘብ አለክ እንደገና ደግሞ ኮምፒውተርህ ላይ የተጫኑ የግል የምትላቸው የምትፈልጋቸው እንትኖች የምትፈልጋቸው የግልህ የሆኑ ነገሮችን በግድ የግድ በይለፍ ቃልክ ተጠቅመክ ለሰዎች ሼር የማታደርጋቸውን ነገሮች መጠበቅ ይኖርብሃል። ስለዚህ ለምሳሌ የስልክህን የለፍ ቃል፤ የባንክ ሰነዶችህን የይለፍ ቃል፤ እንደገና የኮምፒውተርህን፤ እነዚህ ሁሉ ነገሮች በይለፍ ቃል ኮንትሮል ማድረግ አለብህ ወይም መጠበቅ አለብህ። ስለዚህ እኔ የይለፍ ቃሌን በደንብ አድርጌ እጠብቃለሁ። ምክንያቱም ያው ገንዘብም ሆነ አንዳንድ ጊዜ ደግሞ ስልክ ሊወሰድብህ ይችላል፤ ስልክህ ሊጠፋብህ ይችላል፤ ከዛ ስልክህ ከጠፋብህ በቀላሉ የይለፍ ቃልን ካላወቁ ምናልባት በቀላሉ ላይከፈትላቸው ይችላል። ምናልባትም ደግሞ ስልክህን ልታገኘው ትችላለህ። ምክንያቱም የይለፍ ቃልን ካላወቁት እንዴትም ብለው ሊከፍት ስለማይችሉ ነው። ሌላኛው የባንክ ሂሳቦችህን የለፍ ቃል ነው። የባንክ ሂሳብ በጣም ጥንቃቄ ሊደረግበት በአንዴ የለፋህበትን ብር በአንድ ናይት በአንድ ማታ ልታጣው ትችላለህ። ስለዚህ የይለፍ ቃልህን በተለይ የባንክ ሂሳብ ቁጥር፤ የባንክ ሂሳብን የይለፍ ቃል መጠበቅ አለብህ። እኔም እጠብቃለሁ። በደንብ ነው ተጠንቅቄ ነው የምጠብቀው። ምክንያቱም እስከዛሬ ድረስ የለፋሁበት ገንዘብ ላላገኘው እችላለሁ። ምክንያቱም በአጋጣሚ በ ሌቦች ሊዘረፍብኝ ይችላል ማለት ነው። ስለዚህ የይለፍ ቃልን ውስብስብ ማድረግና በቀላሉ ለሰዎች እንዳይገባ አድርገህ መጠቀም ደግሞ በጣም ጥሩ ነው። ምክንያቱም ሰዎች በቀላሉ መተግበሪያዎችን በመጠቀም የይለፍ ቃልህን ሊያውቁህ ይችላል። ስለዚህ ውስብስብ ማድረግ በጣም ጥሩ ነው። የይለፍ ቃልን፤ ስለዚህ የይለፍ ቃልን ለማንኛውም ሰውም ቢሆን መናገር የለብህም፤ ለቤተሰብም ሆነ ለምንም ሆነ መናገር የለብህም ምክንያቱም አንዴ የለፍ ቃል ካንተ ከሚስጥሩ ባለቤት ከወጣ በቃ፤ ለሌሎች ሰዎች ይደርሳል ከዛ በቃ ምንም የምታደርገው ነገር የለም። የሚስጥር ወይም ደግሞ የይለፍ ቃልህን ሰዎች ካወቁት በቀላሉ ንብረቶችህን ሊወስዱብህ ይችላ፤ ገንዘብ ሊወሰድ ይችላል፤ ሞባይል ላይ ያሉት ሰነዶች ሊወሰዱብህኝፀ ይችላል፤ ሞባይልህ ከተወሰደ በቀላሉ ሰነዶችህ የራስህ የምርምር ውጤቶችህ ሞባይሉ ላይ ያሉት እንደገና ደግሞ ላፕቶፕ ላይ የሚገኙ ምናምን ፒሲ ላይ የሚገኙ ነገሮች በቀላሉ ታብሌትህ ላይ ምናምን ያሉ ነገሮች በቀላሉ ለሰዎች በሰዎች ልትሰረቅ ትችላለህ። ስለዚህ እኔ የይለፍ ቃሌን በደንብ አድርጌ ነው የምጠብቀው። በዚህም ደግሞ ምንም አይነት ድርድር የለኝም። እንደውም የሚገርም ነገር አንድ ጊዜ ስልጠና ስንወስድ የይለፍ ቃላችሁን ምን ያህል ትጠብቃላችሁ? የሚል እንደውም ስልጠና ወስጄ ነበር እና የይለፍ ቃላችሁን በቀላሉ በአፕሊኬሽን ተጠቅመው ልትሰረቁ ትችላላችሁ። እና በተቻላችሁ መጠን ውስብስብ ማድረግ አለባችሁ ብሎ እንደውም አንድ አሰልጣኝ የነገረኝ ትዝ ይለኛል እና ይሄን ደግሞ ለማድረግ በቀላሉም የምትጠቀማቸውን ነገሮች ማወቅ ይኖርብሃል። ስልክህ ላይ ያሉትን የይለፍ ቃላት፤ እንደገና ደግሞ ሞባይል ላይ ያለውን ሁሉንም የይልፍ ቃል፤ በአግባቡ መጠንቀቅ አለብህ እኔም የለፍ ቃሌን በደንብ ተጠንቅቄ ነው የሚይዘው። ለማንኛውም ሰውም ደግሞ አልናገርም። የሆነ ለምን ለልጆቼ አይሆንም በፍጹም አልገርም እና የይለፍ ቃሌን በአግባቡ ነው የምጠቀመው። የይለፍቃሌን ደግሞ ለሰዎች በፍጹም አልናገርምም አላጋራምም። ስለዚህ ሁሉም ሰው ደግሞ እንደዚህ ነው ማድረግ ያለበት። ምክንያቱም ከተሰረክ በኋላ ወዲህ ብትል ወዲያ ብትል ምንም የምታገኘው ነገር የለም ዛሬ አለም ልክ እንደ አንድ ናት እንደ ሰፈር ሆናለች ስለዚህ በቀላሉ ከሌላኛው አለም ሆኖ ንብረት ሊዘርፍክ ይችላል፤ ስለዚህ የይለፍ ቃልህን በአግባቡና እንደገና ደግሞ በተጠና

በቤት ውስጥ ወይም በውጪ መሆን ትመርጣለህ ብለህ ብለህ ጠየከኝ? ጥያቄ እኔ በቤት ውስጥ መሆን እመርጣለሁ። ይሄን ያልኩበት ምክንያት በጣም ብዙ ምክንያቶች አሉኝ እና እያንዳንዱን እዘረዝራለሁ። አለው በቤት ውስጥ መሆን እመርጣለሁ ስትል ሁል ጊዜ በቤት ውስጥ ስትሆን የቤቶችን ነገሮች በደንብ አድርገህ ማየት ትጀምራለህ። በቤት ውስጥ የሚሰራ ስራ ትሰራለህ ልጆችን ትቆጣጠራለህ። የሚባክን ነገር አይኖርህም አንተም ደግሞ ሰላማዊና ጸጥተኛ የሆነ ኑሮ ትኖራለህ። ለመናገር ውጪ ላይ ስትሆን ኳኳታ ጫጫታ ከማትረፍ ውጪ ብዙ ነገር አይኖርህም። ያው በውጪ ውጪ ላይ ከእቤት ውስጥ መሆን የምመርጥበት ምክንያት። ያው ራሴን ሰላም የራስህን ነገር ታዳምጣለህ። ጭንቅላትንህን ታዳምጣለህ ራስህን ነው ስለራስህ ታስባለህ። ክፍተቶችን ለማየት ክፍተቶችን ለማየት አጋጣሚዎችን ማግኘት ትችላለህ። የራስህ ክፍተት ምንድነው? ምንድነው እኔ የጎደለኝ ነገር ብለህ ማየት ትጀምራለህ። ስለዚህ እንደገና ደግሞ ጸጥታው ጸጥታው ውጭ ስትወጣ በጣም ብዙ ወሬ በጣም ብዙ ንግግር በጣም ብዙ ጩኸት በጣም ብዙ ሙዚቃ በጣም ብዙ በቃ በጣም ብዙ ብዙ ነገሮች አሉ። ነገር ግን እቤት ስትሆን በራስህ ሲስተም እና በራስህ ነገሮች ውስጥ ነው የምትኖረው። አለበለዚያ ውጭ ስትሆን ግን የሰዎች ደግሞ ተጽዕኖ አለ። የሙዚቃ ተጽዕኖ አለ። የመኪና የምና የብዙ ነገር በቃ የብዙ ነገር ተጽዕኖ ይኖርብሃል። ስለዚህ እቤት ውስጥ ስትሆን በጣም ብዙ ነገር ታተርፋለህ በጣም ብዙ ነገር ብዙ ነገር ነው የምታተርፈው። ስለዚህ እና ሰላማዊና ጸጥተኛ የሆነ ኑሮ ደግሞ ትኖራለህ። እንደገና ደግሞ በቤት ውስጥ ስትሆን የቤት ልጆችን ቤት በእውነት ለመናገር በተለይ ደግሞ የቤትህን ነገሮች ለምሳሌ የልጆችን ነገር ሁል ጊዜ ከልጆችህ ጋር ነው ልጆችን ታስጠናለህ። የልጆችም ምግብ ምንድነው? ለጭንቅላታቸው የሚሆን ልጆቼ ምንድነው የሚሰማቸው ስሜት የሚለውን የቤተሰብን መገምገም ትችላለህ። የቤተሰብን የጎደለውን የልጆችን ድክመት ታውቃለህ። ስለዚህ የነገውን የነገውን ጥሩ ቤተሰብ ለመመስረት ራሱ አንተ ከቤት ከሆንክ ብቻ ነው እንደዛ የሚሆነው። ውጪ ስትሆን ግን አንተም ይደክምሀል ድካም ብቻ ነው። ውጭ ያለው እና እውነት ለመናገር እኔ ብዙ ጊዜ እቤት መሆን እመርጣለሁ። እቤት ስሆን በጣም ነው ደስ የሚለኝ። እቤቴን ማጽዳት እቤቴን ቤቴን አጽድቼ አሰማምሬ ወደ ውጪ ማየት በጣም ነው የምወደው። የሚያምረውን የውጪውን ገጽታ ከቤት ሆኜ ሳየው ጸጥ ባለ ደስ በሚል ስሜት ስመለከተው በጣም ነው ደስ የሚለኝ። ስለዚህ እኔ ብዙ ጊዜ ከቤት ውስጥ መሆንን እመርጣለሁ። እቤት ስትሆን ለስላሳ ሙዚቃ ከፍተህ ቤት ውስጥ ያለውን ስራ ከቤትህ ስራዎች መስራት ከቻልክ። ለምሳሌ የአድራር ስራ የ የምግብ ስራዎች ምናምን ለሰዎች የሚደርስ ስራ። ከሰራክ በቂ ነው በቃ አነስተኛ ገቢ ካለክ ከቤት ውስጥ ሆነህ ብዙ ነገር ማትረፍ ትችላለህ ስለዚህ ከቤት መሆንም መምረጥ በጣም ጥሩ ነው። እኔም ከቤት መሆን እመርጣለሁ። ስለዚህ ያው ብዙ ጊዜ እንደምታውቁ ሰዎች ወደ ውጭ ሲወጣ ይመስላችኋል ብዙ ጊዜ ትርፋማ መሆንም ያለው። ነገር ግን ከቤትህ ስትሆን በጣም ብዙ ነገሮች በጣም ብዙ ነገሮች ታተርፋለህ። በተለይ ደግሞ የልጆችህን የቤተሰብህን ይህ እንደገና ደግሞ ኢኮኖሚክን በጣም ትቆጣጥራለህ ትደግፋለህ። ስለዚህ እቤት መሆን እኔ የመሰለ ነገር እኔ እንጃ አለ ብዬ አላስብም። ትጸልያለህ ከአምላክ ጋር ትገናኛለህ። ስለዚህ በጣም በጣም በጣም በጣም ጥሩ ነው ይሄ ነገር። እኔ በጣም ነው የማተርፍበትም እና በጣም ደስተኛ ነኝ። ብዙ ጊዜ ቤት ከምን ይሄ ማለት ደግሞ አልወጣም ማለት አይደለም። ግን የምመርጠው እቤት መሆንን ነው። እቤት ስሆን ሰላም ይሰማኛል። ራሴ ደሞ በጣም በቃ ምን ልበልህ ጥሩ ስሜት ነው የደህንነት ስሜት ይሰማኛል። እና ውጪ ላይ በጣም ብዙ ሪስክ የሆነ ነገር ወይም ደግሞ በጣም ምንድነው የሚባለው? በጣም ለራስህ ውድ ጊዜህን እና ውድ ህይወትህን ደግሞ በቃላሉ የምታጣባት ነገርም ሊፈጠር ይችላል። ስለዚህ እቤት መሆኑን የመሰለ ነገር የለም

የድርጅት ዝግጅቶች ላይ ትሳተፋለህ ብለህ ለጠየከኝ ጥያቄ ጥያቄ መሆን ያለበት የድርጅቶች ዝግጅቶች ላይ ትሳተፋለህ ወይ ነው መሆን ያለብት? ስለዚህ አዎ የድርጅት ዝግጅቶች ላይ እሳተፋለሁ ብዙ ጊዜ ያው ድርጅታችን ፕሮግራም ሲያዘጋጅ ምናምን እዛ ላይ እሳጥፋለሁ። ለምሳሌ አንዳንድ ድርጅቶች አሉ ፕሮግራም አዘጋጅተው ራሳቸውን ድርጅታቸውን ለማስተዋወቅ ምናምን የሚጠቀሙበት ፕሮግራም አለ እዛ ላይ ያው አንዳንድ ጊዜ በመግዛት እሳተፋለሁ አንዳንድ ጊዜ ደግሞ በአዘጋጅነት እሳተፋለሁ። ስለዚህ ያው ጥያቄዬን ለመመለስ ያህል የድርጅቶች ፕሮግራም ላይ ወይም ዝግጅቶች ላይ እሳተፋለሁ ግን ሁል ጊዜ አይደለም ያው አንዳንድ ጊዜ ነው የምሳተፈው። ግን ያው ድርጅቶች ላይ መሳተፍ ጥቅም አለው ምክንያቱም ያው አንደኛ ድርጅቶች ራሳቸውን ለማስተዋወቅ ስለሚፈልጉ አንተ በመሃል ልትጠቀም ትችላለህ። ድርጅቶችን በማስተዋወቅ ያው ሰው በአጋጣሚ አይደለም የሚነሳው አንድ ነገር ስትነሳ በአጋጣሚ ነው ነገሮችም ሚስተካከሉልህ ስለዚህ የድርጅቶች ፕሮግራሞች ላይ እሳተፋለሁ። ስሳተፍም ደግሞ አንዳንዴ በመግዛትም ነው አንዳንዴ ደግሞ በእንግድነትም ሊሆን ይችላል በብዙ መንገድ ልትሳተፍ ትችላለህ። ስለዚህ ያው ትሳተፋለህ ነገር ግን ያው በብዛት አይደለም ያው አንዳንድ ጊዜ ነው የምሳተፈው ብዙ ጊዜ በመግዛት ነው የምሳተፈው ግዢ በማድረግ ነው የምሳተፈው ነገር ግን ያው አንዳንድ ጊዜ ደግሞ በተጋባዥነት ልሳተፍ እችላለሁ። ስለዚህ አዎ እሳተፋለሁ ነው መልስ የሚሆነው ያው ድርጅቶች ራሳቸውን ዝግጅት የሚያዘጋጁት ብዙ ጊዜ ራሳቸውን ለማስተዋወቅ ሲፈልጉ ነው። አሁን አንድ ድርጅት ምርቱንና አገልግሎቱን ማስተዋወቅ ሲፈልግ ፕሮግራሞች ወይም ደግሞ ዝግጅቶች ያዘጋጃል ተሳታፊዎችን ይጋብዛል እዛ ላይ ውይይት ይኖራል። አንዳንድ ትልልቅ ሰዎች ይጋበዛሉ የመንግስት ስራ አስኪያጆች ሊመጡ ይችላሉ ስለዚህ በዛ አጋጣሚ አንተ ደግሞ የራስህን ነገሮች ልታገኝ ትችላለህ። አንዳንድ ጊዜ ያው በትልልቅ ነገሮች ላይ ያንተን ትንሽ ነገር ልታገኝ ትችላለህ ስለዚህ አዎ ልክ ነው። ድርጅቶች ላይ በሚያዘጋጁ ዝግጅት ላይ መሳተፍ በጣም ጥሩ ነው ለምሳሌ የስራ እድል ልታገኝ ትችላለህ። ለንግድ የሚሆን ምርት ልታገኝ ትችላለህ ህይወትን የሚቀይር ነገር ልታገኝ ትችላለህ ስለዚህ ብዙ ጊዜ ያው ጥቅሞች ሊኖሩክ ይችላል። አንተ በዛ መሃል እንትን ስትል ስትሳተፍ የሆነ እድል ልታገኝ ትችላለህ ስለዚህ ብዙ ጊዜ እንደዚህ አይነት ድርጅቶች የሚያዘጋጁት ነገሮች ላይ መሳተፍ በጣም ጥሩ ነው። ብትሳተፍም ደግሞ ጠቀሜታ ይኖረዋል ብዬ አስባለሁ። ሆነም ቀረ ያው እኔ ጊዜ ብዙ ጊዜ የምሳተፈው ለመግዛት ነው ብዙ ጊዜ ግን ጥቅም አግኝቼበታለሁ ለምሳሌ አንድ ጊዜ ለግብይት በሚሄድበት ጊዜ እዛው የአንድ ኮፖን ተሸላሚ ሆኛለሁ። ስለዚህ ብዙ እንደዚህ አይነት ትልልቅ ድርጅቶች ፕሮግራም ውስጥ ሲያዘጋጁ መሳተፍ ለማንኛውም ሰው ቢሆን ጥሩ ነው። ምክንያቱም አንደኛ የራሱን እድል ሌላ እድል ሊያገኝ ይችላል እዛ ዝግጅት ላይ ሰው ሊተዋወቅ ይችላል በጣም ትልልቅ ቦታ ላይ የሚገኙ ሰዎችን ሊያቅ ይችላል ከዛ እነሱ ደግሞ ሌላ እድል ሊከፍቱለት ይችላሉ ስለዚህ ሁሉም ሰው በእንደዚህ አይነት ፕሮግራሞች ላይ ቢሳተፍ ብዬ እላለሁ። መሳተፍ ደግሞ ሌሎች ብዙ ጥቅሞችን ይዞ ይመጣል የራስህን ምርት ታስተዋውቃለህ ሌላ የስራ እድል ታያለህ። ተጨማሪ ነገሮች የአዳዲስ ግኝቶች ልታይ ሊገኝ ልታይ ትችላለህ በዛው ደግሞ የራስህን ሀሳብ ለሰዎች ሼር ታደርጋለህ ስለዚህ በጣም ብዙ ጥቅም አለው ብዬ አስባለሁ። እንደዚህ አይነት ዝግጅቶች ላይ ሲዘጋጁ ደግሞ ሰዎች ቢሳተፉ ለነሱ በጣም ጥሩ ነው ብዬ እመክራለሁ። ስለዚህ ማንኛውም ሰው እንደዚህ አይነት ዝግጅቶች ላይ ቢሳተፍ ጥሩ ነው ለራሱም ይጠቀማል። እንደገና ደግሞ ራሱንም ደግሞ ሊያስተዋውቅበት ይችላል ብዬ ነው የማስበው። እኔ ግን እንደዚህ አይነት እድሎች ቢገኙ ብሳተፍ ደስ ይለኛል

አዎ ማር እወዳለሁ። ያው ማር ለብዙ ነገር የሚጠቅም ከንብ የምናገኘው ምርት ነው። ማር እወዳለሁ ብዙ ጊዜ ያው ማር የምጠቀመው። ለተለያዩ የመተንፈሻ አካላት ህመም ለምሳሌ ለጉንፋን ለአንዳንድ ጊዜ ብርድ አይነት ስሜት ሲሰማኝ እንደዚህ አይነት ጊዜ ያው ማር እጠቀማለሁ ማር የምጠቀምበትም በጣም ስለምወደው ነው ማር እወዳለሁ። ማር ያው ስኳር ከምትጠቀም ማር ብትጠቀም ያው ለጤና በጣም ጥሩ ነገር ነው። ምክንያቱም ማር ከተፈጥሮ የምናገኘው ነገር ስለሆነ መጠቀም ጥሩ ነው በዛ ላይ ደግሞ ማር በጣም የሚጣፍጥ ነገር ነው። ስለዚህ ማርን በተለያየ መንገድ እጠቀመዋለሁ። ማር በአጥሚት ውስጥ ተደርግ አድርጌ እጠቀመዋለሁ በጣም ነው የምወደው። እንደገና ደግሞ ለምሳሌ ሰው ሲወልድ ያው ማር በአጥሚት ይጠጣል ይሄ ደግሞ የተ ሰውነትን የተጎዳውን በምጥ በምናምን የተጎዳውን ሰውነትን ይጠግንልሃል። ሌላ ደግሞ ማር የምጠቀመው ኩንፋን ሲይዘኝ ማር በሻይ በሎሚ አድርጌ እጠቅማለሁ ይህ ደግሞ ሳሉ ኢንፌክትድ እንዳይሆ ወይም ደግሞ ኢንፌክሽን እንዳይፈጥሩ ይረዳል። ሌላኛው ማር በጣም ደስ የሚለኝ ነገር ማር በእንቁላል ሲበላ በዳቦ በጣም ነው ደሞ ለልጆች ይሆናል። ማር በአጠቃላይ ለብዙ ጥቅም ይውላል ማር ማር የማይሆነው ነገር የለም። መቼስ ስለዚህ ማርን መጠቀም ደግሞ ተፈጥሮአዊ የሆነ ተፈጥሮአዊ በሆነ መንገድ ልክ ስኳርን እንደመጠቀም ነው በቡና መጠጣት ይቻላል። በሻይ መጠጣት ይቻላል። ስለዚህ ማር ምንም አይነት የተፈጥሮ የሆነ ከተፈጥሮ የምናገኘው ነገር ስለሆነ ሰውነታችንን ወይም ጤናችንን የማይጎዳ ነገር ስለሆነ ማርን መጠቀም በጣም ጥሩ ነው። በዛ ላይ ደግሞ ማርን ደግሞ ማንኛውም ሰው ሊወደው የሚገባ የተፈጥሮ ስጦታ ነው ከንብ የምናገኘው ነገር ነው። ስለዚህ ሰው ማርን መጠቀም አለበት ማር ደግሞ ለጤና በጣም ጥሩ ነው። ለጉንፋን ለአስም እንደገና ደግሞ ለኢንፌክሽን ቁስል ካለ በቀላሉ እንድትድን ያደርጋሀል። እንደገና ማር ደግሞ ለፊት ለማጥራት እንጠቀምበታለን ለምሳሌ ፊታችንን በማርና በወተት በየቀኑ የምናጸዳው ከሆነ ፊታችን በጣም አንጸባራቂና ውብ ይሆናል። ስለዚህ ማርን በየቀኑ ለፊታችን ብንጠቀም በጣም በጣም በጣም ጥሩ ነገር ነው። ስለዚህ ይሄንኛው ደግሞ ሌላ ጥቅሙ ነው የተለያዩ ጥቅሞች አሉት። ማር ለጤና ከሚሰጠው ጥቅም አንፃር ውጫዊና ውስጣዊ የሆነ ጥቅም አለው ስለዚህ ማርን ለዚህ ነው የምወደው በጣም ብዙ ጥቅም ነው የጤና ጉዳት የለውም። ነገር ግን ያው አንዳንድ ሰዎች አላርጂ ካላቸው ወይም ደግሞ የማይስማማቸው ከሆነ ለጨጓራቸው ለምናምን ያው ባይወስዱት ይመከራል። ግን ማር ለጤና አብዛኛውን ሰው ለአብዛኛው ሰው ማር የተፈጥሮ ማር በጣም ለጤና ተስማሚ ነው እንደገና ደግሞ ለተለያዩ የህመም መድሃኒት ለተለያዩ በሽታዎች እንደ መድሃኒትም ያገለግላል። ስለዚህ ማርን ብንጠቀም እንደው የተለየ የ ምንድነው? የ እንትን ከሌለብን አላርጂ ከሌለብን ብንጠቀመው በጣም ጥሩ ነው ብዬ እላለሁ። እኔም ደግሞ ማረን ካለኝ በየቀኑ በየምግቤ ውስጥ በመጨመር በዳቦ ለልጆች በጣም ጥሩ ነው። ልጆች ማር ከ ከአንድ አመታቸው ጀምሮ ቢመገቡ በጣም ጥሩ ነው ለጤናቸው በጣም ተስማሚ ነው። ስኳርን ከምንጠቀም በየምግባቸው ላይ ማርንጨበመጠቀም የጥርሳቸውን ጤና መጠበቅ እንችላለን የልጆችን ጤና መጠበቅ እንችላለን። ስለዚህ በዚህ መንገድ ልጆቻችንን ማር ቀስ በቀስ ማስለመድ ይኖርብናል ስለዚህ ማር ብዙ ጥቅም ያለው ነገር ነው። ለዚህ ነው እኔ ማር የምወደው ማርን ደግሞ በበለጠ ከሰኳር የበለጠ የምወደው ነገር ነው። ስለዚህ ማርን ተክቼ የምጠቀመው ምንም አይነት ነገር የለም። ከማር የሚበልጥብኝ ምንም ነገር የለም። ማር በጣም የምወደው የተፈጥሮ ከተፈጥሮ የማገኘው ለጤና የሚስማማኝ በጣም ምርጥ ነገር ነው። ማር ማለት ስለዚህ ማርን በደንብ አድርጌ